በቀን ስንት ሰዓት ስልክ ትጠቀማለህ? በእውነት በጣም ጥሩ ጥያቄ ነው። ከቅርብ ጊዜ ወዲህ ስልክ አጠቃቀሜ በጣም ከልክ ያለፈ እየሆነ መጥቷል። በተለይ በማህበራዊ ትስስር ግጾች ላይ እማሳልፈው ሰዓት እያሳሰበኝ ነው። እውነት ለመናገር ስልኬን ለ እንዲህ ማህበራዊ ትስስር ገጽችን ለመጠቀም ብቻ ወይም ለመዝናናት ብቻ ሳይሆን ለማንበብም እጠቀምበታለሁ። ግን ለማንበብ እምጠቀምበት ሰዓት እውነት ለመናገር ከዝምብዬ እንዲህ ለመዝናናት ወይም እማይጠቅሙ እንትኖችን እያየሁ እማሳልፈው ሰዓት ይበልጣል። ከዛ አንፃር የስልክ አጠቃቀሜን ልክ ለማስያዝ ብዙ እቅድ እያወጣሁ ነው። በርግጥ አልተሳካልኝም እስካሁን ግን። በአጭር ቀናት ውስጥ ይሄንን ነገር በደንብ አስተካክላለሁ ብዬ አስባለሁ። ግን ለጥያቄው ቀጥተኛ መልስ ለመስጠት በቀን ቢያንስ አምስት ሰዓት ወይ ስድስት ሰዓት በስልኬ ላይ ያጠፋሉ። ስልኬን እየተጠቀምኩ አጠፋለሁ። የቀረውን ሰዓት ደግሞ ከስልክ ውጪ የሆነውን ያው በላፕቶፕ ኮምፒውተር እማነባቸውን እምሰራቸውን ስራዎች እሰራለሁኝ። እዛም ላይ እንደዚሁ ለማህበራዊ ትስስር ገጾች በተለይ ቲክቶክ ቴሌግራም እና ፌስቡክ ላይ ረጅም ሰዓት አሳልፋለሁ። ይሄ ጥሩ ልምምድ አይደለም። ለማስተካከል ጥረት እያረኩ ነው። ነገር ግን የስልክ አጠቃቀም ወይም ስልክን ለስራ መጠቀም አንድ ነገር ነው። ስለዚህ አሁን ለምሳሌ አንድ ሰው ስልኩን ተጠቅሞ ስራ እየሰራ ሰባት ሰዓት ወይ ስምንት ሰዓት ቢያሳልፍ በአይኑና በስልኩ መካከል በሚኖር ኮንታክት አማካኝነት በተለያዩ የጤና ችግሮች አጋራጭ ነገር ሊኖሩ እንደሚችሉ ብረዳም። ስራ አስከሆነ ድረስ ያው ከነ ጥቅም እና ጉዳቱ አመዛዝኖ ያው ስራ ነው። በሚለው ብዙ እንደ መጥፎ ነገር ላናየው እንችላለን። ነገር ግን ስልክን ደግሞ እንደ እኔ ለምሳሌ እማይረባ ወይም እማይጠቅም ወይም በህይወታችን ላይ ምን ለውጥ ሊያመጣ በማይችል ጉዳይ ላይ ሰዎች የለቀቁትን ቪዲዮ ወይም ምንጩ ምናምን ያልተረጋገጠ የማይታወቅ አጭር የትኩረት እንትናችንን እሚገድብ ጽሁፍ የተቆራረጠ እሱ ላይ ፎከስ አድርጎ ለረጅም ሰዓት እየተጠቀሙ ማሳለፍ ከጥቁሙ ይረቅ ጉዳቱ ያመዝናል። ስለዚህ በርግጥ ጥያቄው በቀን ስንት ሰዓት ስልክ ትጠቀማለህ ነው? አሚለው ሰአቱን ነው የጠየቀው እንጂ ጥሩ ነው ጥሩ አይደለም እሚል ግምገማ ውስጥም አልገባም። ወይም ደግሞ ያለው ጥቅም እና ጉዳት ምንድነው? የሚል ጥያቄ አልጠየቀም ስለዚህ ከዛ አንፃር በቀን አኔ ስልኬን አምስት ስድስት ሰዓት ያህል በአማካይ ይጠቀምበታለሁ። ግን በዛ አምስት እና ስድስት ሰዓት ውስጥ እምሰራው ምንድነው እሚለውን ለራሴ ሳየው ግን እርግጥ ነው የተወሰነ ነገር አነባለሁ። ከዛ አልፎ ግን አብዛኛውን በ አመዛኙ ብዙውን ሰዓት እማሳል ፈው አልባሌ ነገሮችን ወይም ደግሞ እማይጠቅሙኝ ነገሮችን በማየት ነው። እማሳልፈው ስለዚህ ከእኔ እይታና ግምገማ አንፃር የስልክ አጠቃቀሜን በቀን ውስጥ ስልኬ ላይ እማሳልፈው ጊዜ ከልክ ያለፈ እና ጠቃሚ ያልሆነ ነገር ነው ብዬ ነው እምወስደው ማለት ነው። ነገር ግን አምስትም ስድስትም ወይም ከዛም በላይ ሰአታቸውን ስልካቸው ላይ እያሳለፉ ስራ እሚሰሩ ሰዎች ደግሞ እንደኔ ይሄ ነገር ልክ አይደለም በሚል ሊገመገሙ አይገባቸውም ብዬ ነው እማስበው። ምክንያቱም ስራ ስለሆነ የሚጠቅም ነገር ላይ ስለሚያሳልፉት አብዛኛውን ጊዜ በአሁኑ ሰዓት ለትምህርትም ለስራም ለተለያዩ በጎ አላማዎች ያው ስልክን እንደዚህ ኮምፒውተርን ምናምን መጠቀም ያው የእለት የእለት የስራ እንቅስቃሴ አካል ስለሆነ በዛ መንገድ ነው እምናየው ማለት ነው።

በስልክ ገንዘብ ትልካለህ በ አጭሩ መልስ። አዎ በስልክ ገንዘብ እልካለሁ። በተለይ አሁን አሁን በ የተንቀሳቃሽ ስልኮችን ተጠቅመው ገንዘብን ማስተላለፍ ማስቀመጥ ለሌላ ሰው። ማስተላለፍ ወይም መላክ የሚቻልባቸው የባንክ አገልግሎቶች ከጊዜ ወደ ጊዜ እየጨመሩ ከመምጣታቸው አንፃር በጥሬ ገንዘብ መገበያየት ትቻለሁ ለማለት በሚቻል ደረጃ። ደሞዝ ሲከፈለኝም በ ባንክን የባንክ ስርዓቱ በ እንደዚህ በጥሬ ገንዘብ ሳይሆን በተንቀሳቃሽ ስልክ በኩል እንዲደርስ ተደርጎ ነው ሚላከው። እኔም ደግሞ በተለያዩ ግብይቶችን በማደርግበት ሰዓት ወይም ከሰዎች ጋር የማደርጋቸውን የገንዘብ ልውውጦች በዋናነት በስልክ አማካኝነት ነው ማለት ነው የግብይይቴን ወይም የገንዘብ ልውውጤን የማደርገው። ይሄ የገንዘብ ልውውጥ በስልክ አማካኝነት የሚደረግ የገንዘብ ልውውጥ። በጣም ብዙ ጥሩ ጎኖች አሉት አንደኛ ነገር በጣም ጊዜን ይቆጥባል። ወደ ባንክ ሄዶ መሰለፍ ወረፋ መጠበቅ የመሳሰሉ ችግሮች የሉበትም። ስለዚህ ማንኛውም ሰው በ የእጅ ስልኩን ተጠቅሞ የስልኩን የበይነ መረብ ትስስር ተጠቅሞ በቀላሉ ግብይት መፈጸም ይችላል ገንዘብ ማስተላለፍ ይችላል። እንደዚህ አይነት አገልግሎቶችን ማግኘት ይችላል ማለት ነው። ስለዚህ በዋናነት ጊዜን ይቆጥባል ጉልበት ይቆጥባል ወደ ባንክ ቅርንጫፎች ሄዱ መሄድ መምጣት ምናምን የሚሉ ነገሮችን ያስቀራል። ከዛ በተጨማሪ ደግሞ ከደህንነት አንፃር አሁን ትንሽም ይሁን ብዙም ይሁን ገንዘብ በኪስ ይዞ መሄድ እየቀረ ያለበት ሁኔታ ነው ያለው አሁን እኔ በምኖርበት አካባቢ ይሄ ደግሞ በቀላሉ ሰዎች በሌቦች እንዳይ እንዳይጠቁ በጣም ጥሩ የሆነ የደህንነት ዋስትና ይሰጣል ማለት ነው። ስለዚህ ከደህንነት አንፃር በጣም ጠቃሚ አገልግሎት ነው ማለት ነው። ሌላው በስልክ ገንዘብ ማስተላለፍ የገንዘብ ንክኪን ይቀንሳል። በተለይ አሁን ከ ሶስት እና ከሁለት አመታት በፊት በነበረ የአለም ላይ በነበረ የኮሮና ወረርሽኝ ጊዜ ሁሉም ሰው እንደሚያስታውሰው በዋናነት የበሽታው መተላለፊያ መንገድ ንክኪ ከመሆኑ አንፃር የገንዘብ ልውውጦች ዋናውን ድርሻ ይይዙ ነበረ። ይህንን ችግር ከጤነኛ ሰው ከታመመ ሰው ወደ ጤነኛ ሰው ማስተላለፍ ማለት ነው ከዛ አንፃር የገንዘብ ንክኪን በጣም ይቀንሳል ወጪ ይቀንሳል። መንግስታትም ገንዘብ ለማተም ብዙ ወጪ ያወጣሉ። ስለዚህ በርግጥ ይሄ በመሆኑ ወይም በገንዘብ የሚደረግ የገንዘብ ልውውጥ ስላለ ገንዘቡ ከመታተም እንትን አይልም ግን በሰዎች የሚደረገውን ንክኪ እየቀነሰ ስለሚሄድ የገንዘቡን በአገልግሎት ላይ የመቆየት እድሜውን ሊያራዝመው ይችላል ማለት ነው። ንክኪው ስለሚቀንስ ስለዚህ በሀገርም ደረጃ የኢኮኖሚ አስተዋጽኦ የቁጠባ አስተዋጽኦ ያደርጋል ማለት ነው። ከደህንነት አንፃር ቅድም ብያለው ጊዜ ጉልበት ይቆጥባል። በጣም አስተማማኝ እና ፈጣን ነው። በባንኮች በተኪዶ ድሮ በነበረው ስርዓት ገንዘብ ከአንድ ሰው ወደ ሌላ ሰው ከአንድ ሀገር ወደ ሀገር ሲላክ ረጅም ጊዜ መጠበቅ ደርሷል አልደረሰም እንደዚህ አይነት ነገሮች ነበሩ። ነገር ግን በስልክ የሚደረጉ የገንዘብ ልውውጦች ግን ይላካል ወዲያው ይደርሳል እዛው። በሰከንዶች እንትን ለውጥ በአንድ በሁለት ንክኪ ስልክ ላይ በሚደረግ ማለቴ ነው። ገንዘቡ ከተላከለት ሰው ተላኪው ወደ ተቀባዩ ይደርሳል ማለት ነው። ስለዚህ በጥቅሉ ምንድነው? ገንዘብ በስልክ ሙሉ በሙሉ ሊባል በሚችል ደረጃ እልካለሁ ማለት ነው። ይሄ ሁሉም ሰው ቢጠቀመውም የሚመከር

ሩዝ ትወዳለህ? ሩዝ እውነት ለመናገር ሩዝ አልወድም። ሩዝ አልወድም ግን እበላለሁ። ይሄም የሚሆነው ለምንድነው? ያው የምኖርበት ሀገር ወይ የምኖርበት የኑሮ ሁኔታ በዝቅተኛ የሚባል የኑሮ ደረጃ ውስጥ ከሚኖሩ ግለሰቦች አንዱ ስለሆንኩ ስለምወደው ወይ ስለማልወደው ብቻ አንድን ምግብ ልበላው ወይም ላልበላው አልችልም ማለት ነው። ስለዚህ በተለያየ አጋጣሚ ለምሳሌ አሁን ሆቴል ውስጥ በጣም የተለመደ የሃበሻ ምግብ በየአይነት የሚባል ምግብ። ስለዚህ አሁን እኔ ለምሳሌ ምሳ ሰዓት የሆነ ሆቴል ሄጄ በየአይነት ባዝ በየአይነት ውስጥ ሩዝ አብሮ ሊኖርበት ይችላል ስለዚህ እበላዋለሁ። እንትን እንጀራ የሚጋግርበት የጤፍ ዱቄት ውስጥ በተለምዶ ሰዎች ሩዝ ይጨምራሉ ስለዚህ መበላው እንጀራ ሩዝ ያው ሩዙን አይኑን እያየሁት ባልበላውም እንጀራው ውስጥ አብሮ ዱቄት ሆኖ እንጀራ ሆኖ ተጋግሮ በእንጀራ መልክ ልበላው እችላለሁ። ወይም ደግሞ እንዳልኩት እንደአሁን እንደው በየአይነቱ ከሌሎች ምግቦች ጋር አብሮ ተቀላቅሎ ተሰርቶ ልበላው እችላለሁ። ነገር ግን ሩዝ ምረጥ ምግብ ብትለኝ ሩዝን እንደ ዋና ምርጫ አድርጌ የምመርጠው የምግብ አይነት አይደለም ሩዝ። ግን ይሄን ስል ግን ያው ለማስረዳት እንደሞከርኩት እደው ምንም ሩዝ ሚባል ነገር አልበላም ወይም በአይኔ ማየት አልፈልግም ማለት አይደልም። ወይም ምንም ሩዝ በዚ ደረጃ አልወደውም እንደዚ ተላዋለሁ ለማለት የሚያስችል የቀደመ ልምድም ኖሮኝ አይደለም ግን ከማልመርጣቸው የምግብ አይነቶች ውስጥ ነው ለማለት ነው። ለምን ለምን ይሄን አልክ ምክንያት የለኝም? ሩዝን አልወድም እንዳልወደው የሆንኩበት ይሄ ነው የምለው ምክንያት የለኝም። በቃ ዝም ብሎ ብዙ ምርጫዬ አይደለም ነገር ግን ብዙ ሰዎችን ሳይ ሩዝ ሩዝ በጣም ብዙ ሰዎች ሩ ይወዳሉ። በተለይ ደግሞ እንዲህ ወደ ምስራቁ የኢትዮጵያ ክፍል ሩዝ ዋና የምግብ አይነት ነው ማለት ብዙ ሰዎች የሚመርጥ የምግብ አይነት ነው። ብል ስህተት ይሆናል ብዬ አላስብም። ብዙ ሰዎች ሩዝ ይወዳሉ ከተለያዩ የምግብ አይነቶች ጋር አብሮ መቅረብ የሚችል አድርገው ነው ሚሰሩት። ለምሳሌ ሃኒድ ሩዝ በስጋ ዝም ብሎ እንደ ልክ ፓስታ ወይ በስጎ ወይ ባትክልት ምናምን እንደሚሰራው። ሩዙን በስጋ ሶሱ በስጋ አብሮ ተቅላልሎ ትሰርቶበት እንደዛ ሩዝ በብዛት ይመገባሉ ሩዝ በዳቦ። ዩኒቨርሲቲዎች ሩዝን እንደ ቁርስ አማራጭ በብዙ ቦታዎች ይጠቀሙታል። እኔም በተማርኩበት ዩኒቨርሲቲ ሩዝ ለቁርስ ከዳቦ ጋር እና ከሻይ ጋር ይቀርብ ነበረ ብዙን ጊዜ ዳቦውን ብቻ ነበረ የምበለው። ስለዚህ አብዛኛው ሰው ሩዝን በፍቅር ወዶት ነው የሚመገበው። እኔ ደግሞ እንደ እድል ሆኖ ያን ያህል የሩዝ አፍቃሪ አይደለሁም። ነገር ግን ከምግብ ይዘቱ አንፃር ሊሆን ይችላል ከአሰራር ቅለቱ ሊሆን ይችላል። ወይም ደግሞ ከ አሁን አንዳንድ ምግቦች ተመግቧቸው የማይስማሙ አይነት ምግቦች ሊኖሩ ይችላሉ ሩዝ እንደዚህ አይነት ችግር ያለው የምግብ አይነት አይደለም። ከዚህ ከዚህ አንፃር ሰዎች ሩዝን በፍቅር ነው የሚመገቡት። እንግዲህ የኔ ሩዝን አለመውደድ ኃጢአት ባይሆን እንኳን ያው እንግዲህ በጣም ወጣ ያለ ነው ብዬ አላስብም በርግጥ እንደኔው ሩዝን የማይወዱ ሰዎች ሊኖሩ ይችላሉ። ነገር ግን በጥቅሉ ሲታይ እኔ በብዙ የምመርጠው አይነት ምግብ እንኳን ባይሆን ጥሩ ነው።

የስራ ጊዜ ገደብ ታስተካክላለህ ወይ ነው የሚለው ጥያቄው የስራ ጊዜ ገደብ? ማስተካከል የሚቻልበት ሁኔታ ውስጥ አይደለም እኔ የምሰራው ምክንያቱም። መንግስት የመንግስት መስሪያ ቤት ውስጥ ነው የምሰራው። ስለዚህ መንግስት ያስቀመጠልኝ የስራ ሰዓት ገደብ አለ። ከተቀመጠልኝ የስራ ጊዜ በሳምንት ውስጥ ወይ በቀን ውስጥ መስራት ከሚገባኝ የስራ ሰዓት ትንሹን ማለት እንደ ገደብ የተቀመጠውን ሰዓት የግድ መስራት ይጠበቅብኛል ግዴታዬ ነው ማለት ነው። ከዛ አሳልፌ መስራት ማንም አይከለክለኝም። ግን ያው እንደ አብዛኛው ሰው ብዙ ከዛ ከተቀመጠው የስራ ሰዓት እላፊ የመስራት ብዙ ፍላጎት ያለኝ ሰው አይደለሁም። ይሄ የሆነበት ምክንያት ምንድነው? ያው እንግዲህ ለተለያዩ ምክንያቶች። ይህን ኑሮን ለማሸነፍ ሊሆን ይችላል። እረፍት ለማድረግ ሊሆን ይችላል። የተገኘችዋን ከስራ ሰዓት ከመደበኛው የስራ ሰዓት ውጪ ያለችዋል ሰዓት ወይ ተጨማሪ ገቢ ለማግኘት የሚደረግ ሩጫ ውስጥ ለመግባት ነው የምንጠቀማት። ወይ ደግሞ በዛችው ሰዓት እረፍት ለማድረግ ነው የምናስበው። የማስበው እና የሚከፈለው እና የሚሰራው ስራ ያለመመጣጠን። ምናምን ስላለ አንዳንድ ጊዜ ያው በተሰጠው የስራ ሰዓት ብቻ የማያልቁ ስራዎች ይኖራሉ ግዴታ ሲሆኑ። እሱን ያው አላፊም ሰርቶ የማስተካከል ገደቡ እስከሆነ ሰዓት ማለት ገደቡ ሲባል ግዴታው ማለቴ ነው። ትንሹ መሟላት ያለበት የስራ ሰዓት ቢያልቅም ያው ተጨማሪ ጊዜ ወስዶ የሚሰሩ ስራዎች አልፎ አልፎ ሊያጋጥሙ ይችላሉ። እነዛን እንደዛ ልሰራ እችላለሁ ነገር ግን ለምሳሌ የግል በግሉ ስራ የሚሰራ አንድ ሰው ሰአቱን አመቻችቶ እንደሁኔታዎች የሆነ ቀን አጭር ሰዓት የሆነ ቀን ደግሞ በጣም ከተለመደው ጊዜ ውጪ ለረጅም ሰዓት ያህል ስራ ሊሰራ ይችላል። ነገር ግን በመንግስት ወይም በሌሎች ድርጅቶች ተቀጥሮ የሚሰራ ሰው ሲሆን ግን ቀጣሪው ያስቀመጠለት የስራ ሰዓት ይኖረዋል በዛ የስራ ሰዓት። ትንሹን የስራ ሰዓት ማሟላት የግድ ስለሆነ እኔም እንደ አንድ ተቀጣሪ የመንግስት ሰራተኛ ያንን ትንሹዋን የስራ ሰዓት በግዴታ መልኩ አሟልቼ እሰራለሁ። አንዳንዴ በዛ በተመደበው ሰዓት የማያልቁ ስራዎች ሲኖሩ የገደብ ማስተካከያ በማድረግ ረዘም ላለ ጊዜ ሰርቼ ማታ ሌሊት ላይ ሊሆን ይችላል በምሳ ሰዓት ሊሆን ይችላል ወይም ቀደም ብሎ በመግባት ሊሆን ይችላል ወይም አርፍዶ በመውጣት ሊሆን ይችላል። ተጨማሪ ስራን ሰርቼ ያው መስራት ያለብኝን መጨረስ ያለብኝን ነገር ላስተካክል ወይ ልሰራ እችላለሁ። ነገር ግን በራሴ ፍላጎት የመንግስት የስራ ሰዓት ይሄ ቢሆንም በዚህ ሰዓት ቢሆንም እኔ በዚህ ሰዓት ገብቼ ነው ይሄንን የምሰራው ወይም እነዚችን ያህል ሰዓት ብቻ ነው የምሰራው ብዬ ገደብ የገደብ ማስተካከያ ማስቀመጥ የምችልበት እድል የለም ለማለት ነው። ግን የተሳካ ምናልባት ሰዎች ራሳቸውን መቆጣጠር ካልቻሉ እና ማድረግ የሚገባቸውን ነገር ማድረግ ከማይገባቸው የማመዛዘን አቅማቸው ያን ያህል ጥሩ ካልሆነ በስተቀር የተሳካ ስራን ለመስራት። ከስራ ሰዓት ገደብ ይልቅ የስራ የስራው ማለቆ ወይ ለማለቅ ላይ ትኩረት አድርገው ቢሰሩና የስራ ጊዜ ገደቡን እንደሁኔታው አመቻችተው ቢሰሩ የበለጠ ውጤታማ ሊሆኑ ይችላሉ ብዬ አስባለሁ። ግን ያ ማለት እንደው ዝም ብሎ አሁን አንድ ሰው በቀን አስር ደቂቃ ወይ አስራ አምስት ደቂቃ ወይ አንድ ሰዓት ብቻ ሰርቶ አይ ገደቡን እኔ እንደፈለኩ አደርገዋለሁ ቢል ልክ ላይሆን ስለሚችል። በተለይ እንደኛ ሀገር አይነት ያሉ ቦታዎች ላይ

ትንኞች በአካባቢው አሉ። ይላል ለዚህ መልሱ አዎ አሉ። እንደውም በቅርብ ጊዜ የምኖርበት አካባቢ ከፍተኛ የሆነ በትንኞች አካባቢ በትንኞች ንክሻ አማካኝነት የሚተላለፍ ወባ የሚባል በሽታ በወረርሽኝ ደረጃ የተስፋፋበት ወቅት ነው። እኔ እላለሁ ስለዚህ እኔ ይሄንን ድምጽ በምቀዳበት ጊዜ ራሱ ብዙ ትንኞች በአካባቢ አሉ ማለት ነው። ስለዚህ ትንኞች እውነት ነው አሉ በአካባቢዬ አሉ እንዴት ይሄን ጥያቄ እንደተጠየቀ ራሱ እያሰብኩ እየገረመኝ ነው። ታይተው የተጠየኩ ነው የመሰለኝ ራሱ ማለት ነው። ትንኞች በተለያየ የአየር ንብረት ውስጥ ሊኖሩ የሚችሉ ፍጥረታት ናቸው። እነዚህ ትንኞች በተለይ በሞቃታማ አካባቢዎች የተለያዩ ተላላፊ በሽታዎች በምክንያትነት የሚጠቀሱ ነፍሳት ናቸው። ለተለያዩ ተላላፊ በሽታዎች እንደው ምክንያትነት የሚጠቀሱ ነፍሳት ናቸው። የሎፊበር አይነት በሽታዎች እንደ ዴንክ ዴንክ ፊበር አይነት በሽታዎች ሊተላለፍባቸው የሚችሉ እንደ ምንድነው እንደ አመላላሽ ሆኖ በማገልገል በሽታዎችን ከአንድ ሰው ከታመመ ሰው ወደ ጤነኛ ሰው ሊያስተላልፉ የሚችሉ የ ነፍሳት ናቸው ማለት እንችላለን። በዋናነት እንዳልኩት ቅድም በተለያየ የአየር ንብረት ውስጥ ሊኖሩ ይችላሉ እነዚህ ትንኞች ግን እንደየባህሪያቸውና እንደየሚያመጡት የበሽታ እንደሚያስተላልፉት የበሽታ አይነት የትንኞቹ ባህሪ የተለያየ ሊሆን ይችላል። ለምሳሌ የወባ ትንኝ በሉት ጊዜያት በተለየዩ አፍሪካ የዋባ ቀበቶ ሚባል አካባቢ አለ ከሰሃራ በረሃ በታች በሚገኙ ሀገራት ኢትዮጵያን ጨምሮ ባሉ አካባቢዎች ከፍተኛ የሆነ የዋባ ስርጭት አለ። እነዚህን ይሄንን የዋባ ስርጭት የሚያመጡ የትንኝ አይነቶች ብዙ ጊዜ ሰዎችን የሚነድፉት በማታ በጨለማ ሰዓት። የአካባቢ ኦክስጅን መጠን ብዙ እንደዚህ ከፍታ እየጨመረ በሄደ ቁጥር የኦክስጅን መጠን እየቀነሰ ስለሚሄድ ከፍታ ላይ መውጣት የማይችሉ ረጅም ርቀት መጓዝ የማይችሉ በሞቀታማ ስፍራዎች እንደዚህ ውሃ ያቆሩ አካባቢዎች ብቻ ሲያገኙ መራባት የሚችሉ አይነት ትንኞች ነበሩ። ነገር ግን በአሁኑ ሰዓት እነዚህ ትንኞች ባህሪያቸው በመቀየሩ ምክንያት ወይም ደግሞ ዝርያቸው የተለየ በመሆኑ ምክንያት እንደዚህ የኦክስጅን እጥረት በተወሰነ መልኩ መቋቋም የሚችሉ ረጅም ርቀት መጓዝ የሚችሉ። ከማታ በተጨማሪ በቀንም መንደፍ የሚችሉና በሽታ ማስተላለፍ የሚችሉ እንዲሁም ደግሞ የአየር ንብረቱ ሞቃትም ባይሆን በ ወይና ደጋ ወይም በደጋ አካባቢዎች በደጋማ አካባቢዎችን ጭምር መረባት የሚችሉ። እንዲሁም በቤት ውስጥ በለ መኒኛውም ነገር ለይ አንደዚ በቀላሉ ውሃ የግድ ውሃ የቆረ እንኳን ባይሆንበቀለሉ መረበት የሚችሉ ባህሪ ያላቸው። የቢንቢ አይነቶች ወይም ትንኞች በመምጣታቸው ምክንያት የውሃ ስርጭት በዚህ እነዚህ አካባቢዎች በከፍተኛ ሁኔታ እየጨመረ ያለበት ሁኔታ አለ። ስለዚህ እነዚህ ትንኞች እኔ በምኖርበት አካባቢ አሁን ይሄንን ድምጽ በምቀዳበት ቦታ ጭምር አሉ ማለት ነው። እነሱ ካሉ ደግሞ ያው እነሱ የሚያመጡትም የጤና ችግር ይኖራል። እንዳልኩትም አካባቢያችን ብዙ የዋባ ተጠቂዎች ቁጥር ከለት ወደ ለት እየጨመረ ያለበት ሁኔታ አለ ማለት ነው።

በመሬት ላይ መቀመጥ ታመቻችህ ነው እሚለው ጥያቄው በርግጥ እንደዚህ እሚባል አማርኛ የለም። በመሬት ላይ መቀመጥ ይመችሃል ወይ? ከሆነ ሀሳቡ ወይ ደሞ መሬት ላይ ለመቀመጥ ሁኔታዎችን ታመቻቻለህ ወይ? ከሆነ ስሜት ይሰጣል ከዚያ ውጭ ግን እንደዚህ በቀጥታ ጥያቄው በተጠየቀበት በመሬት ላይ መቀመጥ ታመቻችህ እሚለው እንትን ትርጉም አይሰጥም። ግን በሁለቱም አማራጮች ሊሆኑ ይችላሉ። በሚለው መልስ ለማስቀመጥ ልሞክር በመሬት ላይ መቀመጥ ይመችሃል ወይ? እሚለውን መጀመሪያ በመሬት ላይ መቀመጥ ምንም የሌለበት ደረቅ መሬት ላይ ወይም ለመቀመጥ እሚያመች ሌላ ነገር በውስጥ ሳይኖር ከሆነ በመሬት ላይ መቀመጥ ይመችሃል ወይ ተብሎ የተጠየቀው እሱ አይመቸኝም። መሬት ላይ ዝም ብሎ ምንም ነገር እምቀመጥበት በእኔና በመሬት መካከል በመሃል እሚገባ ምንም ነገር ሳይኖር። ዝም ብሎ ለመቀመጥ ከሆነ መሬት ላይ መቀመጥ ይመችሃል ወይ የተባለው እሱ አይመቸኝም። እንደዛ ከሆነ አይመቸኝም ምክንያቱም መሬት ብቻውን ደረቅ ነገር ነው ይቆረቁራል። ስለዚህ ምቾት አይሰጥም። ነገር ግን መሬቱ ላይ እሚነጠፍ ነገር ኖሮ ወይም ለሰለሰ ሌላ ነገር በእኔ እና በመሬቱ መካከል እሚገባ ነገር ካለ ግን ከፍ ያሉ ነገሮች ላይ ከመቀመጥ መሬት ላይ መቀመጥ የበለጠ ምቾት ይሰጠኛል። በተለይ አካባቢው ሞቃታማ ምናምን ነገር ከሆነ ወደ መሬቱ ዝቅ ማለት በተሻለ መንገድ ቀዝቀዝ ያለ እንትን ስለሚፈጥር ለመቀመጥ ምቾት የሚሰጠው መሬቱ ይሆናል ማለት ነው። መተኛትም እንደዚሁ አልጋ ላይ ከመተኛት መሬት ላይ ፍራሽ አድርጎ ፍራሽ ባለበት ነው። ያለ ፍራሽ ዝም ብሎ ባዶ መሬት ላይ ሳይሆን ፍራሽ ባለበት አልጋ ላይ ከመተኛት ይልቅ መሬት መተኛት የበለጠ ምቾት ይሰጠኛል። በሌላ መንገድ መሬት ላይ ለመቀመጥ ታመቻቻለህ ወይ ነገሮችን ታመቻቻለህ ወይ ከሆነ አዎ ይሄ አመቻቻለሁ። ምክንያቱም እንዳልኩት ከፍ ያለ ነገር ላይ ከመቀመጥ ይልቅ መሬት ላይ መቀመጥ የበለጠ ምቾት ይሰጣል። እንደ ቅዝቃዜ ሊሆን ይችላል እንደዚህ በተለያዩ ፖዚሽኖች ለመቀመጥ እንዲህ ከፍ ያለ ነገር ላይ ከመቀመጥ መሬት መቀመጥ የበለጠ አኔ በግሌ ምቾት ይሰጠኛል። ስለዚህ በቤቴ እንደዛ መሬት ላይ ዝቅ ያለ ነገር ለመቀመጥ ሁኔታዎችን አመቻቻለሁ። ዝቅ ያሉ ፍራሾችን ፍራሾችን ብቻ መሬቱ ላይ ምንጣፍ በማድረግ ከምንጣፉ ላይ ደሞ ፍራሽ በማድረግ የተለያዩ ትራሶችን ምናምን ተጠቅሜ መሬት ላይ ለመቀመጥ ቤታችን አመቻቻለሁ ይሄ የጥያቄው መንፈስ በዚህ መንገድ ከሆነ የኔ መልሶች እነዚህ ነው እሚሆኑት ማለት ነው። ነገር ግን እንደው ባዶ ምንም ፍራሽ ነገር ሳይኖር ወይ ትራስ ሳይኖር ወይ ደሞ ምንጣፍ ሳይኖርበት መሬቱ ላይ ዝም ብሎ መቀመጥ ወይ ዝም ብሎ መተኛት ከሆነ ግን ማለት እሚቆረቁርና ምቾት የሚነሳ ነገር ስለሆነ ረጅም ጊዜ ለመቀመጥ ወይም ረጅም ጊዜ ለመተኛት ጥሩ አይሆንም። አንደኛ ለጤናም ምቹ ባልሆነ ሁኔታ ውስጥ በመቀመጥ እና በመተኛት ላይ ለሚመጡ የጤና ችግሮች አጋላጭ ነው እሚሆነው ማለት ነው። በሌላ መንገድ ስናየው ስለዚህ መሬት ላይ በመሃል ገብተው በመሬቱና በሚቀመጠው ወይ በሚተኛው ሰው መሃል ገብተው ነገሮችን ምቹ እሚያደርጉ ምንጣፎች ወይም ፍራሾች እንደዚህ ባሉበት ከሆነ በመቀመጥ የተመቻቸ ነገር ካለው የበለጠ እንደውም ከፍ ካለ እንደ ሶፋ ወይም አልጋ ከመሰሉ ነገሮች ላይ ከመቀመጥ ወይም ከመተኛት ይልቅ እነዛ መሬት ላይ ሆነው ባሉ ፍራሾች ወይም ምንጣፎች ላይ ለስላሳ ነገር ውስጥ ሆኖ ከሆነ የበለጠ ጥሩ ምቾት ይሰጣል። ስለዚህ እኔም ይሄኛውን እንትን እመርጣለሁ ማለት ነው። የሚስማማ ከሆነ

እሺ ስንት ብርድ ልብስ ትጠቀማለህ ነው ሚለው በቀጥታ አጭርና ግልጽ የሆነ መልስ ለመስጠት እንደ የአየር ንብረቱ መጠን ይወሰናል። ወይም በቤቴ ውስጥ ያለኝን የብርድ ልብስ መጠን ብዛት ከሆነ የተጠየቀው ብዙ ብርድ ልብሶች አሉኝ በአብዛኛው ጊዜ ግን የምጠቀመው ብርድ ልብስ አንድ ነው። ምናልባት የአየር ንብረቱ በጣም ቀዝቃዛ እንዲ ብርዳማ በሚሆንበት ወቅት ከእንትኑ በተጨማሪ ከብርድ ልብሱ በተጨማሪ ሌሎች ቀለል ያሉ ፎጣዎችን አንሶላዎችን ከብርድ ልብስ ተጨማሪ እጠቀማለሁ። ከዛ ውጪ ግን በአብዛኛው ጊዜ በአብዛኛው ጊዜ አንድ ብርድ ልብስ ነው ምጠቀመው እንዲ የተመጣጠነ የአየር ንብረት በሚኖርበት ወቅት ማለት ነው። እንዲህ በጥቅሉ የግል የራሴን የግል ምቾት የሚሰጠኝን የአየር ንብረት ጋር የምፈልገውን የአለባበስ አይነት ለማስረዳት ልሞክር። ብዙ በጣም በጣም በቃ ከፍተኛ የሆነ ብርድ ካልሆነ በስተቀር በመጠኑ ቀዝቀዝ ያለ የአየር ንብረት ነው። ምወደው ስለዚህ ብዙ ጊዜ ከአንድ በላይ ብርድ ልብስ አለብስም አንዱንም ብርድ ልብስ ራሱ ሙሉ በሙሉ አለብሰውም። እንግዲህ በአንድ ምሽት ውስጥ በጣም ቀዝቃዛ ሚሆንበት በአንድ ሌሊት ውስጥ ቀዝቃዛ ሚሆንበት ሰዓት ይኖራል መጠነኛ ሙቀት የሚኖርበት ይኖራል። ሞቅ ሚልበት ሰዓት ደግሞ ሊኖር ይችላል ስለዚህ በአብዛኛው ደግሞ ይሄ የቅዝቃዜ ሰዓት ሚኖረው ወይም ምሽት አካባቢና ሊነጋጋ ሲል ነው ስለዚህ እኔ አመሻሽቼ ስለምተኛ ብዙጊዜ እንደዚህ ከወገቤ በታች አድርጌ አንድ ብርድ ልብስ እቆያለሁ። ከዛ ወደ ጠዋት አካባቢ ሞር እየቀዘቀዘ በሚመጣ ሰዓት ሙሉ በሙሉ ለብሰዋለው ማለት ነው። በአብዛኛው ምጠቀመው አለባበስ እንደዛ ነው። በአንድ ብርድ ልብስ እንደዚህ እሱኑ በማውለቅና በመደረብ ነው የሙቀት የምቾት የሚሰጠኝን የሙቀት መጠን ለመጠበቅ ምሞክረው ማለት ነው። ከብዙ ጊዜ ግን አንዳንዴ እንደዚህ ቅድም እንዳልኩት በደንብ ቅዝቃዜ በሚኖርበት ሰዓት አንዱ ብርድ ልብስ በቂ ሳይሆን ሲቀር ተጨማሪ ብርድ ልብስ ወይም ደግሞ ከአንደኛው ብርድ ልብስ ላይ እንዲ ቀለል ያሉ እንዲህ ተጨማሪ አንሶላችሁም ወይ ፎጣዎችንም ምጠቀምበት ጊዜ ሊኖር ይችላል ማለት ነው። ግን ለጥያቄው አንድና አጭር መልስ ለመስጠት ያህል የምጠቀመው የብርድ ልብስ መጠን አንድ አንድ ብርድ ልብስ ነው ማለት ነው። ነገር ግን ስንት ብርድ ልብስ አለህ? በአጠቃላይ ከሆነ ግን በቁጥር ላይ የማላውቀው ወይም በትክክል ይሄን ያህል ልለው የማልችለው የብርድ ልብስ መጠን አለኝ። ከዛ ውስጥ ግን ያው ስተኛ በአብዛኛው የምጠቀመው ቅድም እንዳልኩት አንድ በጣም በዛ ከተባለ ደግሞ ሁለት ነው ማለት ነው። እዚህ ምኖርበት አካባቢ እንዲ ደጋማ በአመዛኙ ደጋማ ወይና ደጋ ሆኖ በአመዛኙ ግን ደጋማ አካባቢ ነው። ስለዚህ እንዲህ በጣም የቅዝቃዜ ወራት በሚኖርበት ሰዓት እንዳልኩት ሁለት ብርድ ልብሶችን ልጠቀም እችላለሁ። በአመዛኙ ግን ይሄ ወይና ደጋ ወይም ወይና ደጋማው የአየር ንብረት ስለሆነ ሚያመዝነው በዛ ጊዜ አንድ ወይም ከላ በታች የሆነ ብርድ ልብስ ነው ምጠቀመው ማለት ነው። ያንን በማድረግ እንደዚህ ለምቾቴ የሚመጥን ሙቀት በመፍጠር ነው። አብዛኞቹን ሌሊቶቼን የማሳልፈው ብዬ ነው ማስበው። ከሁለት ብርድ ልብስ በላይ ግን ምንም ያህል ቀን ተጠቅሜ አላውቅም።